ማዕድን ትጠቀማለህ? ይላል። አዎ እጠቀማለሁ ማዕድናት እየተጠቀምክ ነው። ለጌጥነት የሚጠቅሙ ማዕድናቶችን ያው በአንገቴ ላይ እጠቀማለሁ። እንደዚሁ ምግብ ላይ ያሉ ማዕድነት ከማዕድን የወጡም የምግብ አይነቶችንም እጠቀማለሁ ማለት ነው። እየተጠቀምኩ ነው። ለተለያየ ፕሮቲን ያላችው ማዕድናት ምግቦች አሉ። እነሱን እጠቀማለሁ ማለት ነው።

ስጦታ መስጠት እወዳለሁ። ስጦታ መስጠት በጣም ደስ ይለኛል ምክንያቱም ስጦታ በቃ የሚያስደስትና በጣም ሰርፕራይዝ የሚያስደርግ ነገር ነው። ለፍቅረኛዬ ስጦታ ይዤ በሄድኩ ቁጥር በተገናኘን ቁጥር የነ ስጦታ ይዠ ሲሄድ ከዛ ስሰጣት በቃ በጣም ትደሰታለች መጥታ ላየ ላይ ውድቅ ስትለው እና ደስ በቃ ሰርፕራይዝ የሚያስደርግ ምናምን። ስጦታ መስጠት በጣም ደስ የሚለኝ እና የሚያስደስተኝ ነገር ስጦታ በቃ ማለት በተለያዩ መንገድ ለፍቅረኛም ለተለያዩ ነገር ስጦታ ሰጥቼ አውቃለሁ ማለትም ደስ

አዎ በፍጥነት መተየብ እችላለሁ ማለት ነው። ቶሎ በፍጥነት አማትቤ እንደዚህ ማለት እችላለሁ ማለት ነው። እና ብዙ ጊዜ በፍጥነት ነው አማትቤ የሚጨርሰው ማለት ነው። እና በፍጥነት መጥቶ አዎ በፍጥነት ነው ማማትበው ያው የተለያየ ቦታ ሄጄ ቶሎ እንደዚህ ቶሎ ብዬ ተመልሼ ነው የምገባው ማለት ነው።

ጠዋት ምን ትበላለህ? ጠዋት የምበላው የቃል ያሉ ምግቦችን እንደ ፍርፍር እንደ ፓስታ እና ሻይበዳቦ እንደዛ አብዛኛው ጠዋት ላይ የምመገባቸው ምግቦች ናቸው። ቀለል ያሉ ምግቦች ስለሆኑ። አብዛኛው ጠዋት ላይ ስንነሳ እንደዚህ በቃ ሻይ በዳቦ ብዬ ወይም እንደዚህ የሆነ ፓስታ ነገር ፍርፍር ነገር በልቼ ወደ ስራ ቦታ እወጣለሁ። አንተ ቀለል ያሉ ምግቦች ላይ ፈጠን

ፊየል አይትህ ታቃለህ፣ አዎ ፊዬልአይቼ አቃለሁ አብዛኛው ፊዬል ላይ መገጣጠል ይችላል። ፊዬ ላይ በመጠበቅም በማየትም ነው አንተ ያለው ማለት ነው እዛኛ አካባቢ ፊጀሎች አሉ። ይራባሉ እና እንዲህ በቃ በጣም ደስ ይላል እነሱ የሙቀት መካከል ነው። ሲበሉም ሲሉ እንደዚህ የዘለለውን አሁን ሲሉ ሲጮሁ አሁን። ደስ ያውና ፍዬል ላይ አይቼ አውቃለሁ ማለት ነው። ገጠር አከባቢ ከሆነ ተነሳ ማለት ነው።

ዋይፋይ ዋይፋይ ትጠቀማለህ ዋይፋይ አልጠቀምም ያው እኔ አብዛኛውን የምጠቀመው ዳታ በመሙላት ነው ዳታ ገዝቼ እለታዊ ሆነ እንደዛ እገዛለሁ እስከሚያስፈልገኝ ነገር በሚያስፈልገኝ ሰዓት ላይ ገዝቼ እጠቀማለሁ እንጅ ዋይፋይ አልጠቀምም ወይፋይ አክሰሱም የለኝም ማለት ነው። እና ወይፋይ አልጠቀምም።

የምወደው ፍራፍሬ አይነት ያው ብርቱካን በጣም ደስ ይለኛል ብርቱካን ያው በልጅነቴ ማዘሯ ሁሌ ገበያ ስትሄደው ገበያ ሄዳ ስትመጣ ይዛልኝ ትመጣ ነበር እና እሱን በጣም እወደዋለው ከዛ የተነሳ አሁንም ድረስ ብርቱካን እወዳለሁ። ሙዝ እና እንደዛ አቦካዶ የሆኑ ነገሮችን ፍራፍሬዎችን ጁሶችን እወዳለሁ ማለት ነው። በጣም ፍራፍሮችን እወዳለሁ ማለት ነው

የእጅ የሚሰራ ስራ ታደርጋለህ? አዎ የእጅ የሚሰራ ስራ አደርጋለሁ እሰራለሁ። በእጅ የሚሰሩ ስራወች ላይ ነው አሁን ያሉ እንደዚህ በእጅ የሚንቀሳቀሱ ነገሮች ላይእሰራለሁ። እኛ ወፍጮ ቤት ነው የምንሰራው ወፍጮ ቤት አሁን በእጅ እንቅስቃሴ ነው ጤፍ ማበጠር አለ መሸከም ነው የእጅ ስራዎች ላይ ብዙ ጊዜ እኛ እንሰራለን ማለት ነው።

ሻማ ማብራት ትወዳለህ ይላል? አዎ ሻማ ማብራት እወዳ ሻማ ማበራውም ያው በተለያዩ ሰአቶች በተለይ መብራት በሄደበት ምናምን ጊዜ ሻማ አብረቼ እጠቀማለሁ ማለት ነው። ሻማ እያበራው እጠቀማለሁ ማለት ነው። በመብራት በሚጠፋበት ልደት በምንሆንበት እንደዚህ ወርባላት የምናከብርበት ጊዜ በሚሆንበት ሰዓት ሻማ እናበራለን ማለትነው። ብዙ ጊዜ